አዎ ገመድ መጠቀም አውቃለሁኝ ገመድ ያው ለተለያየ አይነት አገልግሎቶች እንጠቀመዋለን። እኔ ለምሳሌ የምጠቀመው አንድን ገመድ ለምንድነው? ለ ለልብስ ማስጫነት ነው ልብስ አጥብይ ልብስ እንዲደርቅልኝ። የምጠቀመው አንዱ ምንድነው? ገመድን ነው ገመድ ላይ ነው ልብሴን የማሰጣውና በቶሎ ልብሴ እንዲደርቅ ያደርግልኛል። ቆሻሻ በኋላ ሳይነካ ቶሎ አየር አግኝቶ ፀሀይ አግኝቶት በአግባቡ እንዲደርቅ ስለሚያግዘኝ። ገመድን በአግባቡ በደንብ እጠቀማለሁ ማለት ነው።

አዎ ቀርቃፋ በእኛ አካባቢ በደንብ ያድጋል። ያው እንደ ኢትዮጵያ በቀርካሃ በበረሃማ በቆላማ አካባቢዎች ነው የሚያድገው። እኛ አካባቢም በተወሰነ መልኩ ያድጋል። ምክንያቱም የኛ አካባቢ ደጋማ ደጋማ ነው እና እኛ አካባቢ ቀርከሃ በደንብ ያደርጋል ማለት ነው። ለዛም የተለያየ ጥቅም ይሰጣል ሰዎች ስለ ቀርከሃ ሰለተለያየ ለተለያዩ አገልግሎቶች ይጠቀሙታል ለቤት መስሪያነት ለወንበር ለጠረጴዛ መስሪያ። ይሄ እንደ ማገር ቤት ሲሰራ ደግሞ ማገር ይጠቀሙታል። ሌላም ደግሞ እንደዚህ ለበራፍ እንትን ይሄ ምንድነው የሚባለው? ለአጥር ግንባታነት በብዛት ይጠቀሙታል ሰዎች ማለት ነው። እና ቀርከሃ በብዙ ጥቅሞች ስላሉት ሰዎችም በደንብ አድርገው ነው ያን ቀርከሃን በደንብ የሚንከተንከባክበው ይዘው ለአገልግሎት የምንጠቀመው ማለት ነው። እና በእኛ አካባቢ በተለይ ወደ በረሃማ እና ይሄ ደጋማ አካባቢዎች ላይ በጣም ይበቅላል። እኛ አካባቢ ደግሞ ደጋም ከመሆኑ ደጋማ ስለሆነ በደንብ ቀርከሃ ይበቅላል ማለት ነው ያድጋል ማለት ነው። ለዛም ሰዎች በብዛት ይጠቀሙታል በደንብ ስለሚያድግህ ይጠቀሙታል። አረንጓዴ ተክል ነው። ያው ሰዎች በጣም ነው የሚጠቀሙት እንዳነሳሁት ብዙ ጥቅሞችም ስላሉት በጣም በደንብ አድርገን ተንከባከበው ያሳድገው። ለተለያዩ ጥቅሞች እንጠቀመዋለን ማለት ነው። ለዛም ቀርከሃ በእኛ አካባቢ በደንብ ያድጋል።

ልብሴን ያው ራሴ ነኝ የማጥበው ለምሳሌ በየሳም በአንድ ወር ውስጥ አራት ጊዜ አጥባለሁ ማለት ነው ያ ማለት በሳምንት በሳምንት አጥባለሁኝ። ሁሌም በየሳምንቱ የእረፍት ቀናቶቼን ተጠቅሜ አጥባለሁ ማለት ነው። ከእረፍት መልስ ልብሴን ነው የማጥበው ከስራ እረፍት መልስ ያሉት ይሄ የሳምንቱ የእረፍት ቀናቶች የሚባሉት ሁለት ቀናቶች ላይ ቅዳሜና እሁድ ነው። እኛ ጋር እረፍት ያለን በዛ ቀናቶች ወይ ቅዳሜ እሁድ ከሁለት አንዱ ቀን ልብሴን አጥባለሁ በአንድ ወር ውስጥ ግን አራት ጊዜ አጥባለሁ ማለት ነው። ግዴታ አጥባለሁኝ በአንድ ወር ውስጥ አራት ጊዜ ምክንያቱም በእዛ እንደዛ ካላጠብኩኝ ልብሱ በጣም ይበዛብኝና። በአግባቡ ልብሴን ሌላ ጊዜ ማጠብ አልችልም። ሌላ ጊዜ በማጥብበት ሰዓት ድካም ይደክመኛል። እየበዛብኝ እቸገራለሁ በደንብ አድርጌ አላጠራውም ደግሞ ልብሱ በጣም ከበዛ ያ የማጥበው ልብስ ብዙ ከሆነ በደንብ ጽዱ አድርጌ ለማጠብ እቸገራለሁኝ። ለዛ ምክንያት ቶሎ ቶሎ ልብሴን አጥባለሁኝ። ልብስ መታጠብ ያለበት እንደዛ ነው ተደራቅሞ ብዙ እስኪሆን መጠበቅ የለብንም። ስናጥብ ቶሎ ቶሎ በደንብ በጣም ሳይቆሽሽብን ሳይበዛብን ቶሎ ቶሎ ማጠብ ይገባናል ማለት ነው። እኔም የማጥበው ለዛ ነው። ምክንያቱም ቶሎ ቶሎ ሳጥብ ቶሎ ልብሴን በሰአቱ አጥቤ ያው ያንን ልብሴን ቶሎ እጨርሳለሁኝ። ለዛም ጽዱ አድርጌ አጥባለሁኝ። ያጠብኩትን ልብስ ደግሞ ማጠብ ብቻ አይደለሁ አድርጌ አጣጥፌ ነው ወደ ቁም ሳጥኔ ማስገባና ለዛ ደግሞ በቂ ጊዜ ይኖረኛል ማለት ነው። ቶሎ ቶሎ የማጥብ ከሆነ ብዙ ከሆነ ግን በአንድ ቀን የብዙ ያሁን ለምሳሌ የአንድ ወሩን በአንድ ጊዜ ልጠብ ብል በጣም ይበዛብኛል ከዛም አላጸዳውም። ይደክመኛል ከዛ ማስጣት አለ ማድረቅ አለ አድርቄ አጥፌ ነው ወደ ቁም ሳጥን የማስገባና ለዛም ደግሞ ጊዜ ያጥረኛልና በቂ ጊዜ አይኖረኝም። በዛ ምክንያት ልብሱን በአግባቡ አጥቤ አላስገባም ማለት ነው። ለዛ ምክንያት እኔ የማጥበው በወር በአንድ ወር ውስጥ አራት ጊዜ አጥባለሁ። ቶሎ ቶሎ ነው የማጥበው ሳጥብም ትንሹን ትንሹን ቶሎ ቶሎ ስለማጥብ ብዙ አይበዛብኝም። ያጣ ሁሉን ልብሴን ያቆሸሽኩትን ልብሴን ቶሎ አጥብ አጥቤ አድርቄ በደንብ አድርጌ ቁም ሳጥኔ አጣጥፌ አስቀምጣለሁ ማለት ነው። ለዛም ጥሩ የሆነ ጥሩ የሆነ ልብስ እለብሳለሁ ማለት ነው።

የምወደው አትክልት የመጀመሪያው በጣም የምወደው አትክልት ብርቱካን ነው። ብርቱካን በጣም ነው ምወደው ብርቱካን መብላት በጣም በቃ የሚያስደስተኝ አትክልት አይነት አንዱ እሱ ነው። የፍራፍሬ አይነት አንዱ እሱ ነው። ነገር ግን ከአትክልት አይነት ስመጣ ስመጣ ደግሞ አትክልት የምመገበው አንዱ ጎመን ነው። ጥቅል ጎመን እና ጥቅል ጎመን በጣም እወዳለሁ ሰላጣ በጣም እወዳለሁ። ነገር ግን በጣም የምወደው ደግሞ ከሁለቱም ጥቅል ጎመን ነው። ጥቅል ጎመን ለብ ለብ ተደርጎ። ካሮት የተወሰነ ድንች ነገር ጥብስ ተደርጎ አብሮ በጣም በደንብ ሳይበስል ወጣ ያለ አድርጌ ጥቅል ጎመንን አትክልት መጠቀም በጣም ያስደስተኛል። ነገር ግን ደግሞ ስጋ ነክ ነገር በምበላበት ሰዓት ደግሞ ሰላጣ በጎመን አድርጌ ከትፌ ሰላጣን ቲማቲምን መመገብ ደግሞ በጣም ደስ ይለኛል። ጥሩ የሆነ የምግብ ፍላጎት የሚጨምርልኝ አንዱ ሰላጣ ነው። በተለይ ምግብ እምቢ እያለኝ መብላት ሲያቅተኝ አንዳንዴ መብላት የምግብ ፍላጎት ሲቀንስ የምጠቀመው አትክልት አንዱ የሰላጣን ነውና ሰላጣን በጣም እወዳለሁ። ጥቅል ጎመን ያው በዳቦ ጠዋት ቁርስ ላይ እጠቀመዋለሁ። ጥቅል ጎመን ለብ ለብ በደንብ ሳይበስል የተወሰነ ለብ ለብ ተደርጎ። አንዳንድ አትክልቶችን በላዩ ላይ ተጨምሮበት ግን ጥቅል ጎመንን በደንብ አድርጌ መመገብ በጣም ያስደስተኛልና። ጥሩ የሆነ ምቾት ይሰጠኛል። የምወዳቸው አትክልቶች መሃል እነሱ ናቸው አትክልት። ጥቅል ጎመን እና። ሰላጣን መመገብ በጣም ያስደስተኛል።

የምወደው ፍራፍሬ ብርቱካን ነው በዋነኝነት በእውነት ብርቱካን በጣም የምወደው ፍራፍሬ ነው እና በጣም የሚመቸኝ በቃ ስበለው ራሱ ውስጤ ነው የሚያድሰኝ ሲደብረኝም መጥፎ ስሜት ሲሰማኝም ብርቱካን ነው የምመገበው። ሌላው ደግሞ አፕል ነው አፕል በጣም ደስ የሚለኝና የሚመቸኝ የፍራፍሬ አይነት አንዱ አፕል ነው ሙዝና አፕልን ነው የምመገበው በተለይ ሙዝ ብርቱካን ብርቱካን በጣም ነው የምወደው ብርቱካን በደንብ እመገባለሁኝ። ያው መጥፎ ስሜት ሲሰማኝም ሲደብረኝም እኔ አንዳንዴ ቫይታሚን ሲ እጥራት ሲኖርብኝ የምመገበው አንዱ በዋነኝነት ሳይሰለቸኝ እምመገበው የፍራፍሬ አይነት አንዱ ብርቱካን ነው ማለት ነው። ሁለተኛው ያው አፕልን እመገባለሁ ሙዝም እበላለሁኝ በተለይ ሰውነቴ በሚቀንስ ሰዓት ብዙ ጊዜ። ከተለያዩ ነገሮች ጋር እያደባለኩኝ እንደ ፍራፍሬዎች ጋር አብሬ እያቀላቀልኩ እምመገበው አንዱ ሙዝ ነው። ሙዝን ቆራርጬ ከተለያዩ ዳቦ ጋር ምናምን ያደረኩኝ እየተመገብኩኝ ሰውነቴን ዙሬ ለክብደቴን ለመጨመር የምጠቀመው አንዱ ሙዝ ነው። በዋነኝነት ግን በጣም የምወደው ብርቱካን ነው። ብርቱካን መመገብ በጣም ደስ ይላል በጣም ጣዕሙ ደግሞ አይሰለችም አንድም ብርቱካን እኔ እንድወደው የሚያደርገኝ ምንድነው? አይሰለቸኝም። በቃ አለ አይደለ ሙዝም ስበላ ሙዝ ይሰለቸኛል። ብርቱካን ግን አይሰለቸኝም። ጥሩ የሆነ ቃና ነው ያለው የማይሰለች ደስ የሚል ቃና ነው ያለው እና የፍራፍሬዎች አንዱ የሆነውን ብርቱካንን በደንብ እወዳለሁ።

አዎ ቡና መፍጨት አንቃለሁኝ። ቡናን ከተቆላ በኋላ የግዴታ ያው መፈጨት አለበት ቡናን ለመጠጣት ለዛም ቡና እፈጫለሁኝ። ከቤቴም ቡናን ለመጠጣት ሳስብ መጀመሪያ ቡና ነው የምፈጨው የተቆላ ቡና ይኖረኛል ከዛ ያንን የተቆላ ቡና ነው የምፈጨው ሳልፈጭ መጠጣት አልችልም። ለዛም የቡና መፍጫን ተጠቅሜ ቡና ፈጫለሁኝ ስፈጨው ደግሞ በምፈጭበት ሰዓት ቡናው በደንብ መላም አለበት በደንብ ካላመ ቡናው። ጥሩ የሆነ መዓዛ አይኖረውም ወይም ደግሞ የብናው አተላ ነው ሚሆንብን። ይሻክራል እሄ ሻከር እንዳለ ከሆነ በደምብ አርገን ካልፈጨነው እስኪልም ቡናው በደንብ ጥሩ የሆነ መዓዛ የቡና ጣም አይኖረውም ማለት ነው። አይሰክንልንም ቡናው የተዝረከረከ ነው የሚሆነው። ለንዛም ቡና በምንፈጪበት ሰዓት ጥሩ አድርገን በደንብ አድርገን መፍጨትም ይገባናል ማለት ነው። የቡናውን ይዘቱን በደንብ ጥሩ ለማድረግ ጥሩ የሰከነ ቡና ለመጠጣት። ጥሩ የሆነ ቡና ለመጠጣት በደንብ ቡና መፈጨት አለበት በደንብ የተቆላ ቡና በደንብ አድርገን መፍጨት አለብን። ቡናውን በምንሰጪበት ሰዓት ደግሞ ቡናው በደንብ ያልተቆላ ከሆነ ለምሳሌ በደንብ ያልበሰለ ስንቆላው በደንብ ጥሬ ካልሆነ ከሆነ ቀላ ካላለ ቡናውን በምንፈጭበት ሰዓት እንቸገራለን። ከዛ መፍጫችንን ሊያበላሽብን ሁላ ስለሚችል ቡናውን ስንቆላ በደምብ አርገን መቁላት ይጠበቅብናል። ከዛ በምንፈጭበት ሰዓት ደግሞ በደምብ ላም አድርገን ፈጭተን በደንብ የላማውን ቡና ነው ማፍለጥ ያለብን። ለዛ ደግሞ ቡናው የሰከነና ጥሩ የሆነ ጣዕም ያለው ቡና መጠጣት እንድንችል ያደርገናል። አዎ ቡና መፍጨት እችላለሁ ወይም አውቃለሁኝ።

እኔ የምወደው ጫማ ጥቁር ጫማ ሽፍን ጫማ ጥቁር በጥቁር ከለር 'ከለሩ' ጥቁር የሆነ ሽፍን ጫማ ነው የምወደው በብዛት የምጠቀመው ሽፍን ጫማ ነው ከ ለዛ ጥቁር 'ከለር' ደግሞ በጣም እወዳለሁኝ። ጥቁር የሆነ ሽፍን ጫማ የሆነ ጥቁር የሆነ 'ከለሩ' ጫማ በጣም እወዳለሁኝ። ሌላ ደግሞ ግን ከምለብሰው ልብስ ጋር የሚሄድ መሆን አለበት ያ የምለብሰው ጫማ። ለምሳሌ ቀሚስ ከለበስኩ ግን ያ በቀሚስ ላይ ሽፍን ላልጠቀም እችላለሁኝ። 'ከለሩ' ጥቁር የሆነ ሽፍን ጫማ ነው የምወደው በብዛት የምጠቀመው ሽፍን ጫማ ነው ከ ለዛ ጥቁር 'ከለር' ደግሞ በጣም እወዳለሁኝ። ጥቁር የሆነ ሽፍን ጫማ የሆነ ጥቁር የሆነ 'ከለሩ' ጫማ በጣም እወዳለሁኝ። አሉ ሲኒፐር የሚመስሉ ጫማዎችን እጠቀማለሁኝ 'ፍላት' ጫማዎችን እጠቀማለሁኝ። ለዛም 'ሂል' ያላቸው ጫማዎች ልጠቀም እችላለሁ። ነገር ግን በጣም የምወደው ምቾት ተሰምቶኝ ሁል ጊዜ የምጠቀመው ግን ሽፍን ጫማ ነው። 'ከለሩም' ጥቁሩ የሆነ ጫማ ነው በብዛት የምጠቀመው ጥቁር 'ከለር' በጣም ነው የምወደው። ለዛም ጫማው ጥቁር ቢሆንና ሽፍን ጫማ ቢሆን ምቾት ይሰጠኛል እወዳለሁ ደስ ብሎኝ ደስ ተመችቶኝ የምለብሰው የጫማ አይነት ሽፍን ጫማ ጥቁር 'ከለር' ያለው ሽፍን ጫማ ነው።

አዎ አዎ በጣም አዲስ ቴክኖሎጂ መማር በጣም ነው የሚያስደስተኝ። ምክንያቱም በየጊዜው የተለያዩ አዳዲስ ቴክኖሎጂዎች እየመጡ ነው እነዛ የሚመጡ አዳዲስ ቴክኖሎጂዎች ደግሞ ለህይወታችን ለምንሰራቸው የእለት እለት የኑሮ ተግባራችን ከተግባራችን ተግባራቶች በጣም ቀላል የሚያደርጉልን የሚያግዙን ናቸው። እና በዛ ምክንያት አዳዲስ ቴክኖሎጂን በየጊዜው የሚመጡ ቴክኖሎጂ ውጤቶችን ቶሎ መማርና መልመድ እፈልጋለሁ ማለት ነው በጣም ያደሰተኛልም። ለዛም እና አሁን ለምሳሌ አሁን ላይ ያሉ የቴክኖሎጂ ውጤቶች አብዛኞቹ በጣም ለስራችን በተለይ ለስራ ገበታችን ትልቅ የሆነ ጠቀሜታ ያላቸው። ስራችን በቀላሉ እንድናከናውነ እኛ ሳንደክም በቀላል እና ሰዓታችን ጊዜያችን ቆጥበን እንድናከናውን ስለሚያግዙን። እነዛ ቴክኖሎጂዎች ወይም አሁን እየመጡ ያሉ አዳዲስ ቴክኖሎጂዎች በጣም ዘርፈ ብዙ ጥቅም ስላላቸው። ወደፊትም የሚመጡትም አሁንም እየመጡ ያሉትን አዳዲስ ቴክኖሎጂዎችን ቶሎ መማርና ቶሎ መልመድ የተማርናቸውን ቶሎ ለምዶ ወደ ተግባራዊ የማዋል ልማዱ እንዲኖረኝ ስለምፈልግ። ቶሎ አዳዲስ ቴክኖሎጂዎች ወደ ሲመጡ የሚመጡትን አዳዲስ ቴክኖሎጂዎች ቶሎ ተምሬ። ወደ ተግባር ለመቀየር ለመስራት በዛ ቴክኖሎጂ ለመጠቀም ስለምፈልግ። በጣም ደስ ብሎኝ እና ወድጄው እማራለሁ ማለት ነው። እና አዳዲስ ቴክኖሎጂ ሲመጡ ቶሎ መማር እወዳለሁ።

በልጅነቴ የመኖሪያ ቤቴ የነበረው በልጅነቴ የምንኖረው በቤተሰቦቼ ጋር ነበረ። ቤተሰቦቼ ደግሞ በጣም ብዙ ሰፊ ብዙ ቤተሰብ ነውና ለዛም በጣም ትልቅ ግቢ ውስጥ ትልቅ ሰፊ ግቢ ቤት ነው። አያት አሉኝ እናት፣ አባት፣ አያት፣ አክስት፣ አጎት አንድ ላይ ነበረ የምንኖረው ለዛም ቤታችን በጣም ትልቅ ሰፊ ነውና በትልቅ ቤተሰብ መሃል ነው ያደግኩት። ለዛም በጣም ደስ የሚል ጥሩ የሆነ እድገት ነበረ የነበረኝ በልጅነቴ በዛም ምክንያት ደስተኛ ሆኜ ነው ያደኩት። ወላጆቼ፣ አያቶቼ፣ አክስቶቼ፣ የአክስቶቼ ልጆች ብዙ ልጅ የልጅ ልጅ ልጅ ተሰብስበን ነው ያደግነው እና በልጅነቴ ጥሩ የሆነ ቤት ላይ ነው ያደኩት ማለት ነው ያም ደግሞ አሁን ላይ ላለኝ ትልቅ ሆኜ አስተዋጽኦ ጥሩ የሆነ አስተዋጽኦ እንዲኖረው አድርጎልኛል። ለምሳሌ በዛ ብዙ ቤተሰብ ውስጥ በማደጌ አሁን ላይ ትልቅ ሆኜ አሁን ለምኖረው ህይዎት ጥሩ የሆነ ከሰወች ጋር ያለኝን ግንኙነት ለነገራቶች ያለኝ እይታ ሰፊ እይታ እንዲኖረኝ አድርጎኛል ማለት ነው። እና በዛ እንደዛ በዛ ቤት ውስጥ መኖሬና በዛ ቤት ውስጥ ማደጌ ደግሞ ሌላ ጥቅም የሰጠኝ ምንድነው? በተለይ ዩኒቨርሲቲ ከፍተኛ ትምህርት ማለት ትምህርት ቤት ላይ ገብቼ በነበርኩበት ሰዓት ከአንድ ክፍል ውስጥ ብዙ ልጆች ነበረ ቢያንስ ስድስት ተማሪ ነበረ ዶርም ላይ ምንተኛው መኝታችን ያለው እና በስድስት በአንድ ክፍል ውስጥ ላለን ለስድስት ሰው ጋር ስኖር አልተቸገርኩም። ተግባብቸ በእነሱ ጋር በጥሩ ሁኔታ ትምህርቴን እንድጨረሰ አግዞኛል ማለት ነው። ያ የጠቀመኝ ምንድነው? በልጅነቴ የኖርኩት ከብዙ ቤተሰብ ጋር በአንድ ቤት ውስጥ ነበር የኖርነው እና እንደዛ ብዬ በአንድ ቤት ውስጥ ብዙ ሰው ጋር መኖሬ ደግሞ ከፍ ብዬ ወደ ትምህርት ቤት የተለያዩ ከፍተኛ ተቋማትም ገብቼ ከአንድ ክፍል ውስጥ ስድስት ተማሪ ዶርም ላይ ሁነን ስንማር አልተቸገርኩም ከሁሎችንም ጋር እኮ ተግባብቸ ጥሩ የሆነ ተግባቦት ኖሮኝ በጥሩ እንዳድግ ትምህርቴን እንድጨርስ አግዞኛል አሁንም ከፍ ብዬም ከትምህርት ወጥቼም ወደ ስራ አለም ስመጣ ሰዎችን በቀላሉ እንድግባባ አግዞኛል። ያ ማለት በልጅነቴ የነበረኝ ያደኩበት ቤት የኖርኩበት ቤት የብዙ ሰው ጋር አብሬ የአክስት አጎት አያቶቼ ጋር ሆኜ ስለሆነ ያደግኩት የኖርኩት ያ ነገር ደግሞ አሁን ላይ በጣም ጠቅሞኛል ማለት ነው።

አመራር ላይ ያው ሰርቼ ባላቅም ነገር ግን ያመና ያመራር ሚናው ግን አለኝ ማለት ነው ያ ማለት ምንድነው በመስራቴ ሳይሆን። ወደፊት ላይ ግን የመሰሪያን አመ አመራር ላይ ወይ ሀላፊነትን ወስጄ አንድን ስራ ላይ ሀላፊ ሆኜ የማክ የመስራቱ ብቃት እና ችሎታው ግን ይ ይኖረኛል ፍላጎቱም አለኝ በዛ የተነሳ የአመራር ሚና ላይ ያለኝ ሁኔታ ወደፊት በተለይ በም በሚመ በማገኛቸው የስራ እድገቶች ላይ የአመራር በስስ የስራ ሁኔታ ላይ ጥሩ የሆነ ሁኔታ ይኖረኛል ብዬ አስባለሁ። ምክንያቱም ፍላጎቱም አለኝ አንድ ሲቀጥል አሁን ላይ ደግሞ ባለሁበት ስራ። ጥሩ የሆነ ባለሁበት የስራው ሀላፊነት ተወጥቼ ሀላፊነቴን በአግባቡ ስለምወጣ ወደፊት ላይ ለም ለማገኛቸው የአመራር ሚናዎች ላይ ጥሩ የሆነ የስራ ሁኔታ ስለሚገጥመኝ የስራ እድገት ስለሚኖረኝ ለዛ ጥሩ የሆነ የስራ እንቅስቃሴ ስለሚኖረኝ ጥሩ የሆነ ስራዎችን በአግባቡ ምሰራ ከሆነ ደግሞ የአመራር ሚናዎቼ የተሻለ እና ጥሩ የሆነ ውጤት ይኖረኛል ብዬ አስባለሁ።

እኔ የምመርጠው መጠጣት ሻይን ነው ሻይ በጣም እወዳለሁ በቀን ሻይ ሳልጠጣ መዋል አልችልም። ለዛም ሻይ ላይ በጣም ጥሩ የሆኖ ሻይ ፍላጎት አለኝ ማለት ነው። በተለይ በቀን ውስጥ አንድ ጊዜ እንኳን ሻይን ካልጠጣሁኝ ይደብረኛል። በጣም ያምረኛል ሽታው ራሱ ይናፍቀኛል የሻይና አረንጓዴ ሻይ የተለያዩ ቅመማ ቅመም ያሉባቸውን ሻይ ሻይ የተለያዩ ሻይ አይነቶች አሉ። ሻይን በአይነት መጠጣት በጣም ያስደስተኛል ቆንጆ ሻይ ነው በተለይ ጠዋት ላይ ነው የምጠጣው። ቁርስ ከበላሁ በኋላ ሻይን እጠጣለሁኝ። ሻይ በጣም የምወደው ነው ከቡና ሻይን አስበልጣለሁ ማለት ነው። ቡናም አልፎ አልፎ እጠጣለሁ ነገር ግን። ሻይን ነው በጣም የምመርጠው ሻይን ነው ለሻይ ያለኝ ፍቅር ነው በጣም የሚጨምረው። እና ሻይ በጣም እወዳለሁ ሻይን እመርጣለሁ።

አዎ ፍየል አይቼ አውቃለሁ እ ፍየል ማየት ብቻ ሳይሆን የምንመገበው በብዛት ስጋም የፍየል ስጋ ነውና። እ እኛ ጋር በጣም በእኛ አካባቢ በተለይ እ የበግና የፍየል የፍየል ስጋ ነው በብዛት የምንመገበው የፍየል ስጋ ደግሞ በጣም ምቹ ነው። ስጋውም ጣፋጭ ነው ጥርሱም ሁሉ በተለያየ አይነት እ ሁሉ ስጋውን እንመገባለን። ፍየልም በአካባቢያችን በብዛት ይገኛል እ ለዛም ፍየልን አውቃለሁኝ አይቼም አውቃለሁ። በደንብ እ እ ቤታችን ላይም አይጠፋም ብዙ ጊዜ። በግ ሲመጣ ፍየልም አይጠፋምና። ፍየል በደንብ አውቃለሁኝ ማለት ነው።

አዎ በጎ አድራጎት ላይ ሰርቼ አቃለሁኝ እኔ በምኖርበት አሁን እኔ የምኖረው ጎንደር ነው። በጎንደር ጎንደር አለም አቀፍ የበጎ አድራጎት ድርጅት የሚባል አንድ ድርጅት ላይ ለተወሰኑ ወራቶች በደንብ ሰርቻለሁኝ እዛ ባለውበት ስዓት ስራውም በጣም ደስ የሚል በጎ አድራጎት ድርጅት በነገራችን በጣም ደስ የሚል ነው። መቀራራትን እርካታ ምሰጥ እንደ ሌላ እየተከፈለ እንደምንሰራው ስራ አይደለም ለየት የሚያደርገው ይሄ ምንድነው? ገንዘብ አይደለም ሚከፈለን የውስጥ እርካታ ነው ሚከፈለን እዚህ ላይ ማለት ነው። ማለት ማንም ብሩን አውጥቶ ገንዘብ ስለተከፈለን ብቻ አይደለም በነገራችን እርካታ የምናገኘው በተለይ የበጎ አድራጎት ስራው ላይ ስትሳተፍ ደግሞ። የአእምሮ እርካታንም የምናገኘውና ከገንዘብም በላይ ነው ያ እርካታ ሊያም ደግሞ በጣም ደስተኛ ትሆናለህ ለዛ ስራ በጣም ተነሳሽነት ሁሌም ኖሮ ማድረግን እንድትመኝ አያደርጋል እና። እኔም እድሉን አግኝቼው የበጎ አድራጎት ቦታ ላይ ተሳትፌ የተወሰኑ ወራቶች ላይ ሰርቻለሁ። በዛም የተለያዩ የተቸገሩ ሰዎችን አይቻለሁ። በቃ በህብረት ሆኖ የበጎ አድራጎት ስራ ደግሞ ደስ የሚለው በህብረት አንድ ሰው ምንም ማድረግ አይችልም። እንደዚህ አይነት በጎ አድራጎት በተለይ በድርጅት በተቋም ደረጃ ሲሆን ደግሞ ብዙ ሰው ሲሆን ተረባርቦ ስለሆነ ያን ነገር የሚያቋቁመው ያ ደግሞ ያው ከአንድ ብርቱ ሁለት ቆሳሳ አይደለም የሚባለው ለዛም ብዙ ሰው ስለሆነ ተረባርቦ በተቋም ደረጃ የሚረዳው። እኔም ያን እድል አግኝቼ ስለነበረ ያየሁት እዛው በሰራሁበት ሰዓት ደግሞ የተለያዩ ሰዎች የተለያዩ ባለሀብቶች አንድ ላይ ተሰብስበው ብር ተሰብስበው። ብዙ ደግሞ የተቸገሩትን ነበር የሚረዳው ድርጅቱና እዛም አብሬ ተሳትፌ በሰራሁበት ሰዓት በጣም ደስ የሚል እርካታ ያለው በጣም ብዙ ነገር ትምህርት የምንወስድበት። በዛ ላይ የተቸገሩ ሰዎችን ደግሞ በተለያየ አይነት መንገድ ነበረ ሲረዱ የነበሩ በአለባሳት በምግብ በስራ እየተባሌላቸው ስራ ለሌላቸው ወጣቶች ስራ እንዲህዙ ምግብ ለሌላቸው ትላልቅ አዘውንት እናቶች ቤት ላይ ሰርተው መብላት ለማይችሉ ደግሞ። ለእነሱ ምግብ እየሄደላቸው ምግብ እንዲመገቡ እና አልባሳት ለሌላቸው የትምህርትም መማር እየቻሉ መማር እየፈለጉ ትምህርት መማር ላልቻሉ ልጆች ቤት ላይ ለዋሉ ህፃናቶች የትምህርት ቁሳቁስ በማቅረብ ነበር ድርጅቱ ሲሰራ የነበረው እና። በዛ ሰዓት በጣም ደስ የሚል በጣም የህሊና እርካታ ያለው ስራ ቢኖር የበጎ አድራጎት ስራ ነው። ሌላ ስራውን ሰርተን ገንዘብ ሲከፈልን ደስ ሊለን ይችላል። ነገር ግን እዚህ ጋር ገንዘብ ባይከፈልና ስራው በራሱ ለተቸገሩ ለበጣም ዝቅ ላሉ በቃ አለ አይደለ ማድረግ ላቃታቸውን ሰዎችን ማገዝ በጣም ደስ የሚል ስራ። ሰዎችን ማገዝ በጣም ውስጥን የሚያረካ አንድ የስራ አይነት ቢኖር። በጓ አድራጎት ስራ ነውና በጓ አድራጎት ላይ ሁሉም ሰው እየተሰማራ የተቸገሩ ሰዎችን መርዳት ማገዝ በተቻለው አቅም። በ መስጠት ባይችል እንኳን በጉልበቱ እዛ ሰብስቦ ባለሀብቶች የሚሰጡትን አሰማርቶ አንድ ላይ ያንን ነገር ተቋሙን እንደ ተቋም መስርቶ የተቸገሩትን ሰብስቦ ያን ነገር ማድረስ ማድረስ መቻል። አንዳንዴ ብሩ ይሰበሰብና እንኳን ለሚገባው አካል አለመሰጠት አለ። አንዳንዴ በጎ አድራጎት ድርጂቶች ላይ ክፍተት ይታያል። ግን ያን ክፍተት ራሱ ሞልቶ በዛ ስራ ተሰማርቶ መስራት በራሱ ትልቅ እርካታና ደስታ ያስገኛልና። የበጎ አድራጎት ስራ መስራት በጣም ትልቅ ጥቅም አለው። እኔም ወደፊቱ የራሴ የሆነ በጎ አድራጎት ተቋም ኖሮኝ ሰዎችን የምረዳበት የማግዝበት። በተለይ ወጣቶች ስራ የሌላቸውን ወደ ስራ እንዲገቡ የማደርግበትን ተቋም ብፈጥር በጣም ደስ ይለኛል ማለት ነውና። በጓ አድራጎት ሰርቼ አውቃለሁ።

አዎ ጥፍሬን እቆርጣለሁ። ምክንያቱም ጥፍርን መቁረጥ አንዱን ንጽህና መጠበቂያ መንገድ አንዱ ስለሆነ በተለይ እጃችንን ንጽህና ለመጠበቅ ዋነኛው እና ትልቁ ደግሞ ጥፍርን መቁረጥ ነው ጥፍራችን ካደገ ያው ምግብ ስንበላ በእጃችን ነው ይሄ ሁሉም ነገር የምናከናውነው በእጃችን ነው እና ምግብ የምናዘጋጀውም በእጃችን ነው እና የእጃችን ደግሞ ጥፍራችን ባደገ ቁጥር። ቶሎ ብዙ ቁሻሻ የመያዝ እድሉ ስለሚኖረው ያ ደግሞ ምግብ የምናዘጋጅበት ሰዓትም ምግባችን ውስጥ ይጀምራል በምንበላበት ሰዓትም በአፋችን እየገባ ምግባችን የተበከለ እንዲሆን ያደርገዋል። እና አንዱ የንጽህና መጠበቂያ መንገድ እጃችንን ከ ንጽህና መጠበቅ መንገድ አንዱ የሆነውን ጥፍር መቁረጥ ትልቅና ትልቅ የሆነ ንጽህና የመጠበቂያ መንገድ ነው ማለት ነው እና በዛ ምክንያት ጥፍሬን እቆርጣለሁ። ጥፍሬን ቶሎ ቶሎ ስለሚያድግ ጥፍሬን ቶሎ ቶሎ በሚያድግበት ሰዓት በሰአቱ ቶሎ ቶሎ እቆርጣለሁ። ቢያንስ በሁለት ሳምንት በሳምንት የእጄን ጥፍር እቆርጣለሁ። የእግሬን ጥፍርም እንደዛው እቆርጣለሁኝ አላሳድግም። ብዙ ሰዎች ያው ጥፍር ሲያድግ ውበት እንደ ውበት እንደ ውበት ይጠቀሙትና በጣም ይወዱታል እኔ ግን ጥፍር ሲያድግ ብዙም አልወድም። ለዛም ቆሻሻም ሲይዝ በጣም ነው የሚያስጠላው እና በዛ ምክንያት ጥፍሬን አላሳድግም። የእግሬን ጥፍርም ቢሆን አላሳድግም ማለት ነው። የእጄን ጥፍር ግን በደንብ ነው የምቆርጠው። በደንብ ቆርጬ በደንብ እንታጠባለን በነገራችን እጃችን ስንታጠብ ጥፍራችንን ቢያድግም እንኳን ካልቆረጥነው የእጃችን ንጽህና ተጠበቅ አይባልም ማለት ነው። ምክንያቱም ጥፍራችን ውስጥ ይገባል በዛ ምግብ በምንበላበት ሰዓት ምግቡ የተበከለ ይሆናል ማለት ነው። የእጃችን የጥፍራችን ምግብ ይወጣል እዛው ላይ ያርፋል ማለት ነው። በዛ ምክንያት ምግቡ የተበከለ የተለያዩ በሽታዎች እንዲይዙን በቁሻሻም በምግብ የተበክው የምግብ ብክለትን እንዲመጣ ያደርግናል። ይከሰታል እና ብዙ ጊዜ ጥፍራችንን በተለይ ደግሞ የምንመገብበትን ቀኙን ደግሞ በደንብ መቁረጥም መቻል አለብን። ከዛም አልፎ ምግብን ስለምናዘጋጅ የእጃችን ጥፍር መቆረጥ አለበት ባይ ነኝ። እኔና የእጄንም የእግሬንም ጥፍር በደንብ እቆርጣለሁ በተለይ የእጄን በደንብ ነው የምቆርጠው የእግሬንም እቆርጣለሁኝ። እንደዛ ነው።

አዎ ደብዳቤ መጽሐፍ እወዳለሁ። እንደውም በጣም የማስታውሰው ምንድነው? ታች ታች ሌቭል ትምህርት ቤት ላይ እየተማርኩኝ ያለሁኝ እ ስምንተኛ ክፍል ምናምን እያለሁኝ እ ደብዳቤ በጣም ጓደኞቼ ጋር እፃጻፍ ነበረ። እ እንደውም አማርኛ ትምህርት ላይ ደብዳቤ ጻፉ ጽፋችሁ አምጡ እንባል ነበር። እና በዛ ምክንያት ደብዳቤ በደንብ እጽፍ ነበረ። ለጓደኞቼ እ በጣም ለምወዳቸው የተለያየ ቦታ ሩቅ ቦታ ሲሄዱ ስንለያይ በተለይ ደግሞ ክረምት ሲመጣ ይሄ ትምህርት በሚዘጋበት ሰዓት ደብዳቤ ነበር። የምንፃፃፈው እ በጣም ነበር ደስ የሚለው ስሜታችን ፍላጎታችን ነፍቆታችንን የምንገልጽበት። እ በቃ የምናወራው ወሬ ካለ ደብዳቤው ላይ ነበረ። ፅፈን የምንጻጻፍ የነበረ እና ያ ደግሞ በጣም ደስ የሚል ጊዜ ነበረ። በአሁንም ደብዳቤ መጽሐፍ በጣም ደስ የሚለኝ ነገር ነው። እጽፋለሁ እወዳለሁኝ። በጣም ነው የሚያስደስተኝ ማለት ነው።

አዎ ሽቶ እጠቀማለሁ ሽቶ በጣም ነው ምወደው። ሳልጠቀም ሁላ አልውልም። ሽቶ በጣም ደስ ሚለኝ ሽታውን ራሱ በቃ በጣም ነው። እንድበርግጥ ብዙ አይነት ሽቶዎች አሉ። ነገር ግን እኔ ምጠቀመው ለስለስ ያለ ማይከብድ አለ አደለ በቃ ዝምብሎ ወለብ ሚያረገኝ። ደስ ሚል ሽታ ነው ጠጋ ስትል ራሱ በቃ። ጥሩ ስሜት ሚሰጥህ ሚሰጥህ ሽታ ነው እና እንደዚህ አይነት ሽቶዎችን ነው ምጠቀመው። ብዙ አይነት ሽቶዎች አሉ እንደየ ሽቶው አይነት። እንደ ዋጋውም እንደ ዋጋቸውም ይለያሉ በጣም ውዱ ሽቶቹም አሉ። እንዲሁ ደግሞ በዛው ልክ ደግሞ አሉና። ግን እኔ ዋጋ ምንም ሳይሆን ብቻ ለስለስ ያለ በጣም ማይረብሽ በቃ አሁን ውልብ ሚያረግ ደስ ሚል ሽታ ያለው ሽቶ ነው ምጠቀመው ሽቶ እጠቀማለሁ። ሳልጠቀም አልውልም ስወጣም ቤቴም ስሆን ሽቶ በደንብ ነው ምጠቀመው ማለት ነው። እና ምንጠቀማቸው ሽቶዎችም ያው ለስ ለስ ያሉ ሽቶዎችን ነው ምጠቀማቸው በጣም ማይከብዱ ሽታቸው ደስ ሚል ሰው ማይረብሽ እኔንም ማይረብሸኝ። ያው ብዙ ጊዜ ሽቶ የሳይነስ የተለያየ ያስም በሽታ ያለባቸው ሰዎች ይከብዳቸዋል። እና ለዛም እንዳይዳር እንዳያደርግ እንዳይከብድ እንዳያስቸግር ለሌላ ሰውም ለኔም ቢሆን ጥሩ። ሽታ ቀለል ያለ ጥሩ ማዕዛ ያለውን ሽቶ እጠቀማለሁ ማለት ነው።